ስልጠና እወስዳለሁ አዎ። የምወስደው ስልጠና ትምህርት ነው ትምህርት ነው ማለት ያው እኔ በዩኒቨርሲቲ ውስጥ ነው ያለሁትኝ። የምወስደው ስልጠና አካውንቲንግ ኦዲቲንግ የሚባል ኮርስ ነው። እሱን እየተማርኩ ነው ስልጠና የምወስደው። እና ስልጠና እየወሰድክ ነው የምወስደው ስልጠና እንዴት ነው ገንዘብ እንዴት መቆጠብ ማበደር መበደርና የተበደርነውን እንዴት መመለስ አለብን የሚለውን ነገር ነው። ያ ማለት አሁን እኔ እንደ ማንኛውም ቢዝነስ ማን የሆነ ገንዘብ ከባንኮች ሊበደር እችልና ከዛ ከተበደርኩኝ በኋላ ያንን ብር በምን ያክል ኢንተረስት መክፈል እንዳለብኝ የሚሰጥ ማለት ነው። ሶ እንደዛ ነው። ከዛም ባለፈ ደግሞ ሌሎች ሌሎች አሉ እና እንደዛ እናደርጋለን።

ያው እኔ የምወደው ልብስ አይነት ልብስ እወዳለሁ። ሰሞኑ ዚስ ማለቴ ከምወዳቸው መካከል አንድ ጂንስ ልብስ እወዳለሁኝ ፕላስ ኤንጣቃ ልብሶችንም እወዳለሁኝ። የስፖርት ልብስ በተለይ ማለት ነው ሞር ሞር የምወዳቸው ልብሶች ስፖርት ልብሶች ስፖርት ልብስ ይመቸኛል። ከዛም ባለፈ ደግሞ የባህል ልብስ ይመቸኛል። ግን የባህል ልብስ ደግሞ ዋጋቸው ጠጠር ያለ ወይም ትንሽ ወደድ ስለሚሉ እነሱ የሉኝም እኔ ግን። የባህል ልብስ በጣም ደስ ይለኛል። የስፖርት ልብስ የስፖርት ልብስ በጣም ነው የምወደው ማለት በቃ እሱን ስለብስ ፍሪ የሆነ ደስታ ደስ የሚል ነገር ይሰማኛል። እና ለዛ ነው የስፖርት ልብሶችን እወዳቸዋለሁ ማለት ነው ከዛ ባለፈ እቺኛዋን ጂንስ ሱሪ አንዳንዴ የሆነ ጥሪ ወይም የሆነ ፕሮግራም በሚኖርበት ሰዓት እሱን ልብስ ለመሄድ እንደ ሱፍ ልጠቀመው እችላለሁ ግን እንዳጠቃለይ በማንኛውም ቦታ ብለብሰውና የሚመቸኝ ለብስ ቢኖር የስፖርት ልብስ ነው ጀነራሊ ማለት ነው። እና ከምወደው ልብስ አንደኛው በዋናነት ላስቀምጠው የምችለው የስፖርት ልብስ ነው። የስፖርት ልብስን የወደድኩበት ሜጀር ሜጀር ኬዝ አንደኛ በቃ ጌት ፍሪ ፍሪ የሆነ በቃ ነጻነት ሲሰማ ማለት የለበስከው ልብስ እንደፈለገ ያንቀሳቅስሃል ስትሬች ለማድረግ ይችላል። ከዛም ባለፈ ደግሞ የሆነ እንቅስቃሴ ብትስራ ያሰራሃል። ለማንኛውም ቦታ ሆነ የትኛውንም አይነት ድርጊት ስፈጸም ያንን ለመቋቋም የተጠቀምከው ልብስ ሊያግድህ አይችልም። እንዲሁም ለመሮጥ ራሱ ከችግሩ እንኳን ሮጠ ለማምለጥ ብታስብ ሌላ ሌላ ልብስ ብትለብስ ስትረች የማያደርግ ከሆነ ሊያግድህ ይችላል። ይሄ ግን ይሄ የስፖርት ልብሱ ግን ስትሬች ማድረግ ስለሚችል እና በሱ ላይ እንደ እንድወደውና ከሌሎች የልብስ አይነቶች ፐርስፔክቲቬ እሱ ላይ እንዲሆን አድርጎኛል ማለት ነው።